በትምህርት ቤት የምወደው ትምህርት ብዙ አይነት ናቸው። በተለይ እታችኛው። ትምህርት ቤት ከ አንድ እስከ ስምንት ከ ዘጠኝ እስከ አስራ ሁለት ከዛ ዩኒቨርሲቲ። በሁሉም ትርፍ የተለያየ ተመርጥ። የወሰድኩት እና በተለያየ ታች እያለሁኝ ወይም ከአንድ እስከ ስምንት እያለሁ የምወዳቸው ከዘጠኝ እስከ አስራ ሁለት ትምህርት ቤት እያለሁ የምወዳቸውና እና ዩኒቨርሲቲ ስገባ የምወዳቸው ትምህርቶች የተለያዩ ናቸው። በኢትዮጵያ የትምህርት ስርዓቱ ከአንድ እስከ ስምንት ከአንደኛ ክፍል እስከ ስምንተኛ ክፍል ይሰጣል ስምንተኛ ክፍል የስምንተኛ ክፍል ወደ ዘጠነኛ ማለፊያ የሚኒስትሪ ስተርተፊኬት ይወሰዳል። ወደ ዘጠኝ ካለፈን በኋላ ከዘጠኝ እስከ አስራ ሁለት ደግሞ የሚሰጥ ሌላ ሁለተኛ ደረጃ ትምህርት ቤት የሚባል አለ። እና በተለያየ ዘርፍ የተለያየ ትምህርት ነው። የምወደው ለምሳሌ ከአንደኛ ክፍል እስከ ስምንተኛ ክፍል ወይም አንደኛ ደረጃ ትምህርት ቤት እያለሁ የምወደው የሂሳብ ትምህርት ነበረ። ሂሳብ በጣም እወዳለሁኝ። እንግሊዘኛ በጣም እወዳለሁ። ሙዚቃ ትምህርት በጣም እወዳለሁ ሶስቱን በተለየ ሁኔታ እወድ ነበረ። ከዛ በኋላ ስምንተኛ ክፍል የሚኒስትሪ ፈተና ከወሰድኩኝ በኋላ እና ወደ ዘጠኝ ካለፍኩኝ በኋላ ዘጠነኛ ክፍል እንደገባው። ከዘጠኝ እስከ አስራ ሁለት ያሉትን ደግሞ የተለያየ ሌላ ስሜት ተፈጠረብኝ ከትምህርቱ አሰጣጥ ከመጽሐፎቹ አዘገጃጀት የተነሳ ሌላ ስሜት ፈጠረብኝ። እሱ ደግሞ ባዮሎጂና ኬሚስትሪ የሚባሉ የትምህርት ነበረ ምወዳቸው በጣም ባዮሎጂና ኬሚስትሪ። ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል እያለሁ ለባዮሎጂ ትምህርት እና ለኬሚስትሪ ትምህርት የተለየ ስሜት ነበረኝ። በጣም ረጅም የሰጥቼ ማነባቸው በደንብ የምረዳቸው ትምህርቶች መምህሩን ሲያስረዳ በደንብ የሚገባኝ የትምህርት አይነቶች ባዮሎጂና ኪሚስትሪ ነበሩ። ከዘጠኝ እስከ አስራ ሁለት ከዛ በኋላ አስራ ሁለተኛ ክፍል ወደ ዩኒቨርሲቲ መግቢያ ፈተና ተፈትኜ አለፍኩኝ አልፌ ወደ ጎንደር ዩኒቨርሲቲ ከገባሁ በኋላ። የተቀላቀልኩት የትንብት ክፍል ዘርፍ የኮምፒውተር ሳይንስ ትምህርት ነበረ። እና ኮምፒውተር ሳይንስ ትምህርት ክፍል ገባው ኮሌጁ ደግሞ ኢንፎርማቲክስ የሚባል ኮሌጅ ነበረ። እሱን ከተቀላቀልኩኝ በኋላ የድሮዎቹን ኬሚስትሪ ባዮሎጂ የሚባሉትን ረሳሁኝ። ከዛ የኮንቨርሳይንስ ትምህርት ዘርፍ ደግሞ የተለየ አቅጣጫ ነው የሚያሳየው ከባዮሎጂ ጋር አይገናኝም። ከኬሚስትሪ ጋር አይገናኝም ይልቁንስ ከማትስና በመጠንም ወይ በትንሹም ቢሆን ከፊዚክስ ትምህርት ጋር ይገናኛል። ግን በብዛት ማትሰነው አልጎሪዝሙ ቢሰር በማሰነው ስለሆነ። ከዛ ጎዳ ዩኒቨርሲቲ አንደኛ አመት ሆኜ ስንማር የነበረው ሌላ የጋራ ኮርሶች ነበሩ። ማለት እንደ ሂስትሪ ማትስ ብስክሪት ማትስ ምናምን ነበሩ። እና እነሱን ከጨረስን በኋላ ቀጥታ ወደ መደበኛው የኮንደርሰንስ ትምህርት ስንገባ ፕሮግራሚንግ የሚባል ኮርስ ጀመረ። ፕሮግራሚንግ ስንማር እየወደድኩት እየወደድኩት እየወደድኩት መጣሁኝ። ከዛ በኋላ የመጀመሪያ ፕሮግራሚንግ ኮርስ የተማርኩት ሲ ፕላስ ፕላስ ፕሮግራሚንግ የሚባል ኮርስ ነበር። ሁለተኛ አመት ሁለተኛ ሴሚስተር ላይ የመጀመሪያ የትምህርት የኮንደርሳይዝ ትምህርት ዘርፍ የተማርኳት የመጀመሪያው ኮርስ ኮንተር ሳይንስ ላይ ሁለተኛ አመት ላይ የሚጀምረው ሲ ፕላስ ፕላስ ፕሮግራሚንግ ነበረ። በጣም ወደድኩት የሚ የሄል ይሄ አይምሮን የሚጠይቅ ስራ ነውና በጣም ደስ የሚል ትምህርት ነው። ከዛ በኋላ የወደድኩት ትምህርት እስከመመረቅ ድረስ ከተመረኩኝም በኋላ ፕሮግራሚንግ የሚባል ኮርስ ነው። በጣም ነው የወደድኩት ራስን በደንብ ያሰራል አይምሮን በደንብ ያሰራል። ደስ የሚልንም በፍቅር እየተማርኩ ያለሁት ወይም የተማርኩት ትምህርት ፕሮግራሚንግ ነው ፕሮግራሚንግ ጋር ብዙ ዘርፍ አለው እንደሚታወቀው ፕሮግራሚንግ ኮርስ በጣም ነው የተመቸኝ

መዘመር በጣም እወልዳለሁ መዝሙር በጣም የሚያስገርም ስሜት የሚፈጥር ነው። መዝሙር በሁለት ይከፈላል የመጀመሪያው ለፈጣሪ የምናቀርበው መዝሙር ወይም ደግሞ ፈጣሪን የምናመሰግንበት መዝሙር ይባላል። ፈጣሪ ስለፈጠርን እናመሰግነዋለን ስለወደድን እናመሰግነዋለን ሰው አድርጎ ስለሰራን እናመሰግነዋለን። ስለሰጠን የጸጋ ስጦታ እናመሰግነዋለን ስለ ሁሉም ነገር እግዚአብሔርን እናመሰግናለን። እግዚአብሔርን ወይም ፈጠሪያችንን የምናመሰግንበት አንዱ መንገድ ደግሞ መዘመር ነው። ፈጣሪን ለማመስገን የተለያየ መንገድ ልንከተል እንችላለን። የመጀመሪያው መዘመር ሁለተኛው ደግሞ ማገልገል ሶስተኛው ደግሞ ጸሎት ማድረግ እነዚህ ሁሉ ፈጣሪን የምናገለግልባቸው መንገዶች ናቸው። ግን በዋናነት ፈጣሪን የምናገለግልበት ትልቁና አንደኛው መንገድ መዘመር ነው። በርግጥ ፈጣሪን ለማመስገን መዘመር ብቻ ነው ባይባልም። መስበክም ፈጣሪን ማመስገን ነው መዘመርም ፈጣሪን ማመስገን ነው። ማገልገልም እግዚአብሔርን ማመስገን ነው። የፈጠረን ወደዚህ ምድር ያመጣን የዘላለም አባት እግዚአብሔር ስለሆነ እሱን የምናመሰግንበት ማመስገኛ መንገዳችን ብዙ ቢሆንም ከብዙዎቹ አንዱ መዝሙር ነው። መዝሙር ደግሞ የእግዚአብሔር ስጦታ ነው። እግዚአብሔርን የምናመሰግንበት አንዱ የማምለኪያ ዘዴ ነው። የሰው ልጅ በህይወት ሲኖር እግዚአብሔርን ማመስገን አለበት የፈጠረውን ማመስገን አለበት። ካለመኖር ወደ መኖር ያመጣውን እግዚአብሔርን ማመስገን አለበት። ፈጣሪን ወይም ደግሞ የፈጠረንን ወይም ደግሞ እግዚአብሔርን ለማመስገን የመጀመሪያው መንገድ መዝሙር ነው። መዝሙር በዘፈን አለም ውስጥ ለሴት የሚዘፈነው ዘፈን ሴቷን ስለማድመቅ የሚዘፈነው ዘፈን በዚህኛው ደግሞ ፈጣሪን ማመስገን እና ማድነቅ የሚሰጥበት የጸጋ ስጦታ ነው። ስለዚህ መዝሙር እጅግ በጣም የተወደደ የእግዚአብሔርን ማመስገኛ እግዚአብሔርን ማወደሻ አንዱ መንገድ ነው። እኔ መዝሙር በጣም እወዳለሁኝ መጽሐፍ ቅዱስም ሲናገር ደስ ያለው ቢኖር ይዘምር። ያዘነ ቢኖር ይጸልይ ነው የሚለው እኔ ደግሞ ደስ ሲለኝ እዘምራለሁኝ ሁል ጊዜ የደስታዬን የምገልጸው በመዝሙር ነው። የደስታዬን ጥግ የደስታዬን ማሳያ የሚሰማኝ የደስታ ስሜት ምንጩ ከእግዚአብሔር ስለሆነ በመዝሙር እገልጻለሁኝ። በጎ ስጦታዎች ሁሉ ፍጹም በረከትም ከላይ ከሰማያት አባት ከብርሃናት አባት ከእግዚአብሔር ይወርዳሉ እንደሚል መጽሐፍ ቅዱስ። እኔም ደስታዬን የሚገልጸው ደስታዬን የማናገርበት ብቸኛው መንገድ መዝሙር ነው። ስዘምር ነፍሴ ደስ ይላታል። በነገራችን ላይ በመዝሙር ሁለት በረከት ነው የምናገኘው አንደኛው እግዚአብሔርን ደስ እናሰኝበታለን ሁለተኛ ደግሞ እኛ በረከት እንቀበልበታለን እግዚአብሔርን ማመስገን በራሱ በረከት ነው ጸጋ ነው ስጦታ ነው ህይወት ነው። ስለዚህ ስንዘምር እግዚአብሔርን እናመሰግናለን ስንዘምር እግዚአብሔርን እናወድሳለን ስንዘምር ደግሞ ጸጋና በረከት በእኛ ላይ ይወርዳል ማለት ነው። ምክንያቱም መዝሙር አንዱ የበረከት መቀበያ ነው። ምክንያቱም ዳዊት መዝሙረኛው ዳዊት በመጽሐፍ ቅዱስ የተጠቀሰው መዝሙረኛው ዳዊት። የበጎች እረኛ ነበር ከበጎች እረኝነት እግዚአብሔር አውጥቶት በገና ደርዳሬ እግዚአብሔርን አምላክ ሲያደርገው ፈጣሪውን ያመሰገነው በበገናና በመዝሙር ነው። በገና ደግሞ አንድ የመዝሙር መዘመሪያ መሳሪያ ነው ማለት ነው። ስለዚህ እግዚአብሔርን ማመስገን እግዚአብሔርን ማወደስ በተለያየ መንገድ የሚገለጽ ቢሆንም አንደኛው ዋናው ደግሞ መዝሙር ነው። በርግጥ እግዚአብሔርን ለማመስገን መስበክ እንችላለን። በተለያየ ሚንስ ማገልግል እንችላለን ለምሳሌ ድሆችን በመርዳት የተቸገሩትንም በማብላት ለቤተክርስቲያን የሚገባትን ስጦታ በመስጠት ስጦታው በገንዘብ ሊሆን ይችላል። በጉልበት ሊሆን ይችላል በጊዜ ሊሆን ይችላል። ሌላኛው ደግሞ በመዘመር በመዘመር ልባችን ደስ ማሰኘትና እግዚአብሔርን ደስ ማሰኘት እንችላለን። ስንዘምር እግዚአብሔር ደስ ይለዋል እግዚአብሔር ይወደናል ጸጋና በረከት ይበዛልናል። እና መዝሙር መዘመር ለስጋም ለነፍስም በረከት ነው። ለስጋችን ሀይልን ጉልበትን ተጨማሪ የሰው ልጅ በረከትን ከእግዚአብሔር ዘንድ ይቀበላል። በነፍሳችን ደግሞ ነፍሳችን ደስ ይላታል ትረካለች ምክንያቱም መኖሪያችሁ የዘላለም አባት እግዚአብሔር ነው ተብሎ ተጽፏል። መኖሪያችን የዘላለም አባት እግዚአብሔር ነው በመኖሪያችን ደግሞ ምስጋና ብቻ ነው ያለው እሱም ምስጋናው ደግሞ የእግዚአብሔር እና የእግዚአብሔር ብቻ ነው እና መዘመር ህይወት ነው። መዘመር በረከት ነው መዘመር ጸጋ ነው። ይሄም ጸጋ የሚሰጠው ከላይ ከብራናት አባት ከእግዚአብሔር በበረከት የሚወርዱ ናቸው። ስለዚህም መዝሙር በጣም እወዳለሁኝ እዘምራለሁ አምላኬን አመሰግነዋለሁ

የምወዳቸው መተግበሪያች ብዙ ናቸው ከተለያየ አንግል የሚታዩ በተለያየ አቅርቦት የቀረቡ እና ለተለያየ ጥቅም የሚውሉ መተግበሪያዎች ብዙ ናቸው። ለምሳሌ የፌስቡክ መተግበሪያን መውሰድ እንችላለን። የቴሌግራም መተግበሪያን መውሰድ እንችላለን የኢንስታግራም መተግበሪያ መውሰድ እንችላለን። ሌላው ደግሞ የሊንክድኢን መተግበሪያ መውሰድ እንችላለን የባይናንስ መተግበሪያ መውሰድ የተለያዩ መተግበሪያዎች አሉ ለተለያየ ጥቅም የሚውሉ እንደየጥቅማቸው ይለያያል ለምሳሌ የባይናንስ መተግበሪያን ከፌስቡክ መተግበሪያ ጋር አላገናኘውም። ስለዚህ ምክንያቱም አገልግሎቱ የተለያየ ናቸው ስለሚለያይ ከጥቅማቸው አንፃር ነው የማየው እንጂ ይሄ ብቻ ብዬ መወ ሰን አልችልም። ለምሳሌ ባይናንስ መተግበሪያን ብዙ ጊዜ እጠቀማለሁ የምጠቀመው ይሄ ለድህረ ግብይት ወይም ለበይነ መረብ ግብይት የምጠቀመው መተግበሪያ ነው። ባይናንስ ሌላው የማህበራዊ ድህረ ገጾችን ብንመለከት ለምሳሌ ቴሌግራም በጣም እጠቀማለሁ በጣም የምወደው መተግበሪያ ነው። በተለይ መረጃ ለመላላክ ብዙ ዳታ ስለማይቆጥር መረጃ ለመላላክ ቴሌግራም እጠቀማለሁኝ። ከዛ ውጪ ደግሞ መረጃ ለማየት የተለያዩ ስራዎችን ለመስራት ፌስቡክ እጠቀማለሁኝ። ፌስቡክም የምወደው መተግበሪያ ነው። እጠቀማለሁኝ አንዱ የማህበራዊ ሚዲያ መተግበሪያ ነው ፌስቡክ ሌላኛው ደግሞ ቲክቶክ የሚባል መተግበሪያ አለ እሱንም እጠቀማለሁኝ። ቲክቶክ የምጠቀመው ደግሞ አንዳንዴ የ በይነመረብ ስራዎችን ለም ለመምረጥ ነው። እዛ ላይ አጠር ተደርገው ስለሚቀርቡ ሀሳባቸውም የተጨመቀ አጠር ያለ ስለሆነ ጊዜም ስለሚቆጥብ የቲክቶክ መተግበሪያ እወዳለሁኝ። ሌላኛው ደግሞ የበጣም የምወደው መተግበሪያ የ ስክሪን ታይም ወይም ደግሞ የኮምፒውተር ላይ ወይም ስልካችን ላይ የምናሳልፈውን ጊዜ የሚቆጣጠርልን መተግበሪያ። ብዙ ጊዜ እጠቀማለሁ እና በጣም ደስ ይለኛል ይሄ መተግበሪያ ምንድንነው ጥቅሙ? ምን ያህል ጊዜ ነው ስክሪን ላይ የምናሳልፈው ምን ያህል ጊዜ ነው ስልክ ላይ የምናሳልፈው? ምን ያህል ጊዜ ነው ኮምፒውተር ላይ የምናሳልፈው የሚለውን? ስክሪን ታይም ይለይልናል ወይም የስክሪን ጊዜ የስክሪን መቆያ ጊዜን ይገድብልናል። ስለዚህ ያንን በመጠቀም ለምሳሌ አንድ ስልክ ለልጆቻችን ብንሰጥ ልጆቻችን ስንት ደቂቃ ነው መጠቀም ያለባቸው የሚለውን እዛ ላይ እናስቀምጣለን። ከዛ በኋላ ያ ደቂቃ ሲሞላ ልጆቹ ላይ ስልኩ ይዘጋል ስክሪኑ ይዘጋል ማለት ነው። ስለዚህ ምን አደረግን የልጆችን ስልክ ላይ የማሳለፊያ ጊዜ ገደብ ሰጠነው ማለት ነው። እና እንደዚህ አይነት ጥቅም አለው። የስልክ ስክሪን መቆጣጠሪያ ጊዜ የሚባል መተግበሪያ አለ ማለት ነው። ይሄንም እጠቀማለሁኝ። ከዛ ውጪ ደግሞ የምጠቀመው መተግበሪያ የሚኒ ስታግራም የሚባል መተግበሪያ አለ እሱ ደግሞ የተለያዩ አለም አቀፋዊ ግንኙነት ለማድረግ ፎቶ ለመልቀቅ እና የተለያዩ ማህበረሰብ ክሬት ለማድረግ እጠቀምበታለሁ እሱም በጣም የሚመቸኝ መተግበሪያ ነው። ሌላ ደግሞ በጣም የምወደው መተግበሪያ የቫይረስ መቆጣጠሪያ መተግበሪያ ነው። ስልኬ ላይም እጠቀማለሁ ኮምፒውተሬ ላይም እጠቀማለሁ ሁለቱም ላይ እጠቀማለሁኝ። እና ቫይረስ ለመ ለመቆጣጠር የሚጫን መተግበሪያ ነው። እሱን በጣም ነው የምወደው በጣም እጠቀመዋለሁኝ የተለያዩ ቫይራሶችን ይቆጣጠርልኛል እና ይሄን መተግበሪያም እወዳለሁኝ። ከዛ ውጪ ደግሞ የምወደው መተግበሪያ የመገናኛ ብዙሃን ለም ለማየት የምጠቀመው መተግበሪያ ነው። ለምሳሌ ስፖርት የእንግሊዝ ሊግ ለማየት የስፔን ላሊጋ ለማየት የምጠቀማቸው መተግበሪያዎች አሉ ስፖርት በጣም ስለምወድ ከዛ አንፃር እነኚህ መተግበሪያዎች በመጫን ስፖርት አያለሁኝ ማለት ነው። እና ስፖርት ለማየት የምጠቀመው መተግበሪያ ነው። ይሄ መተግበሪያ ደግሞ የራሱ የሆነ አያያዝ ወይም ደግሞ ማስተካከል ይጠይቃል ማንም በቀጥታ መጠቀም አይችልም። የምንጭናቸው ቀድሞ መጫን ያለባቸው መተግበሪያዎች አሉ። እነሱን ለመስራት ስለሚጠቅመኝ ኳስ በቀላሉ የማየት እድል ይሰጠኛል እና ይህን መተግበሪያ እወዳለሁ። ከዛ ውጪ ደግሞ ኢሞ እና ዋትስ አፕ መተግበሪያዎችን እጠቀማለሁኝ እነሱን በጣም ደስ ይሉኛል። በቀላሉ ከአለም አቀፍ ሰዎች ጋር የመገናኘት እድል ይፈጥሩልኛል። ያን ቀለል ስለሚያደርጉልኝ የነዚህን መተግበሪያዎች አብዝቼ እጠቀማለሁ እነዚህን እወዳቸዋለሁ። በርግጥ እነዚህ ብቻ ናቸው ማለትም አይደለም ግን አብዝቼ የምጠቀማቸውና የምወዳቸው መተግበሪያዎች እነዚህን

በልዩ በልዩ ሁኔታ የማስታውሳቸው በዓላት ብዙ ናቸው። የሚለውን እስከመጀመሪያ እናብራራ። በዓላት በሁለት ይከፈላሉ ወይም በዓል ይባላል በሁለት ይከፈላሉ። አንደኛው መንፈሳዊ በዓል ሁለተኛው ደግሞ አለማዊ በዓል ነው። ሁለቱም የራሳቸው ገጽታ አላቸው የራሳቸው ደስ የሚል ነገር አላቸው። በርግጥ እኔ ወደ ሃይማኖታዊው ስለማዘነብል የሃይማኖታዊ በዓልን መጀመሪያ ላብራራ። በጣም የምወደው በዓል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘንድ የሚከበረው በዓል ነው። ይሄ በዓል ብዙ ናቸው በአመት ውስጥ የሚከበሩ በዓላት ብዙ ናቸው። ለምሳሌ መስከረም አንድ የዘመን መለወጫ በዓል ይከበራል። መስከረም አስራ ሰባት የመስቀል በዓል ይከበራል። ታህሳስ ሃያ ዘጠኝ ደግሞ የገና በዓል ወይም ደግሞ የክርስቶስ ልደት በዓል ይከበራል። ከዛ የትንሳኤ በዓል ሚያዚያ ሃያ ሰባት እንደየአመቱ እንደ አቆጣጠሩ ይለያያል ቋሚ አይደለም። የትንሳኤ ባል የትንሳኤ በዓል ይከበራል የክርስቶስ የተነሳበትን ጊዜ ማሰብ የሚታሰብበት በዓል ነው። ከዛ ደግሞ ሰኔ ላይ ደግሞ የሐዋርያት ጾም ፍቺ በዓል ይከበራል ብዙ አይነት በዓላት ናቸው። ጥር አስራ አንድ ደግሞ የጥምቀት በዓል ይከበራል። ብዙ አይነት በዓላት አሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። እኔም እንደ አንድ ኦርቶዶክስ እምነት ተከታይ በጣም የምወዳቸው በዓላት አሉ ሁሉም በዓላት እወዳቸዋለሁ የምጠላበት ምንም ምክንያት የለም። ግን የተለየ ስሜት የሚሰጠኝ። የመጀመሪያው የመስቀል በዓል ሁለተኛው ደግሞ የ አዲስ አመት መለወጫ በዓል ሶስተኛው የጥምቀት በዓል። አራተኛው የገና በዓል አምስተኛው ደግሞ የትንሳኤ በዓል እነዚህን በዓላት በጣም እወዳቸዋለሁ። ለምን እንደምወዳቸው ላብራራ። ለምሳሌ የዘመን መለወጫ ወይም የአዲስ አመት መቀበያ በዓል በጣም ነው የምወደው። ምክንያቱም አዲስ እቅድ ማቅድበት አዲስ ሰው የምሆንበት አዲሱን ክርስቶስን የምለብስበት ዘመን ነው። ራሴን እያደስኩ የራሴን እቅድ እያወጣሁ የምጓዝበት ዘመን በመሆኑ። አዲስ አመት መለወጫ ቀንን በጣም ነው የምወደው በጣም ነው የማከብረው። እንደ አዲስ ሰው እሆናለሁ አዲስ እቅድ እይዛለሁ አዲስ አስተሳሰብ ይዛለሁኝ እና አዲስ አመት መለወጫን ወይም ደግሞ ዘመን መለወጫን በጣም ነው የምወደው። ሌላው የመስቀል በዓል ነው። የመስቀል በዓልን እጅግ በጣም ነው የምወደው። የምወድበትን ምክንያት የክርስቶስን የመከራ ጊዜ ያስታውሰኛል እንደ ክርስቲያን ክርስቶስ የከፈለልኝን ዋጋ ማወቅ ስላለብኝ ያንን ጊዜ አስታውሰኛል። ሌላኛው ደግሞ የገና በዓል ወይም ደግሞ የክርስቶስ ልደት በዓል ይባላል። ታህሳስ ሃያ ዘጠኝ የሚከበር በዓል ነው። ይሄንን በዓልም በጣም እወደዋለሁ ምክንያቱም ክርስቶስ ከመወለዱ በፊት ክርስቶስ ይወለዳል ይመጣል ብለው ነብያት የጾሙት ጾም ነው። እና ክርስቶስ እንደሚወለድ የሚታሰብበት ዘመን የሚታሰብበት ጊዜ የነበረውን ያን ጊዜ አስታውሰኛል። ነብያት ምን ያደርጉ እንደነበረ ነብያት እንዴት ይጸልዩ እንደነበረ ነብያት እንዴት ይጾሙ እንደነበረ። ጊዜ በመሆኑ የገና በዓል ወይም ደግሞ የክርስቶስ ልደት በዓል በጣም ነው የምወደው። ሌላኛው የጥምቀት በዓል ነው። ክርስቶስ ወደ ዮርዳኖስ ሄዶ በዮሐንስ እጅ ተጠመቀ የሚያስታውሰኝ ጊዜ ነው። ይሄ በመሆኑ ክርስቶስ በሰው እጅ መጠመቁን ምን ያህል ፍቅር እንደሆነ የሚያሳይ ጊዜ በመሆኑ በጣም የምወደው በዓል ነው። ሌላኛው ደግሞ የትንሳኤ በዓል ነው የትንሳኤ በዓል ደግሞ የሰው ልጅ ሁሉ የመጨረሻ ዘመን ክርስቶስ ሲመጣ ሰው ከሙታን ሁሉ እንደሚነሳ የማስብበትና የማየበት ጊዜ በመሆን እጅግ በጣም ደስ ይለኛል። ትንሳኤ ሙታን ይባላል በቤተክርስቲያን አስተምህሮ። የትንሳኤ ጊዜ ክርስቶስ ሲመጣ ሁሉም ከሞተበት ወይ ካንቀላፋበት እንደሚነሳ። የሚያሳይ ጊዜ ስለሆነ በጣም ነው ደስ የሚለኝ። ይሄ በዓል ይሄ በዓል የሚከበረው ሁለት ወር ከተጾሙ በኋላ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን። የሁለት ወር ጾም ታውጆ ከጾሙ አዋጅ በኋላ በመጨረሻው ጊዜ የትንሳኤ በዓል ይከበራል። ይሄ የትንሳኤ በዓል ክርስቶስ ይመጣል በግርማ ሞገሱ ይመጣል ወደማያልፈው አለም ይወሰደናል ብለን ስለምናምን። ያንን ጊዜ ስለሚያስታውሰኝ የትንሳኤ በዓል እጅግ በጣም ይመቸኛል። ከዛ ውጪ ደግሞ በዓላት በመንግስት ደረጃ የሚከበሩ በዓላት አሉ። ለምሳሌ የባንዲራ በዓል። የብሄር ብሄረሰቦች በዓል። የመንግስት በዓላት አሉ ብዙ በዓላት እና ከእነዚህ በዓላት መካከል የብሄር ብሄረሰቦች በዓል በጣም ደስ ይለኛል። ምክንያቱም የተለያየ ብሄር ብሄረሰብ አንድ ላይ ሆኖ የሚያከብረው እና ልምድ

ደብዳቤ መጻፍ እወዳለሁኝ። ደብዳቤ በተለያየ ምክንያት ሊጻፍ ይችላል። ለምሳሌ ለፍቅረኛ ሊጻፍ ይችላል። ሁለተኛ ደግሞ ለመንግስት አካል ሊጻፍ ይችላል። ሶስተኛ ደግሞ በቢሮ ደረጃ ሊጻፍ ይችላል። ለተለያየ ለተለያየ ምክንያት ይጻፋል። ደብዳቤ እና እኔ ደግሞ የመንግስት ሰራተኛ። ነኝ በፊትም ደግሞ ብዙ የፍቅር ህይወት አሳልፌያለሁ ሶ የተለያዩ ደብዳቤዎችን ጽፌ አውቃለሁ። ግን ከሁሉም ይበልጥ ደግሞ ለመንግስታዊ አካል ወይም ደግሞ በመንግስት የስራ ቦታ የሚጻፍ ደብዳቤዎችን ለማብራራት ልሞክር። መንግስታዊ የስራ ድርሻ ደብዳቤ ይጻፋል። የሚጻፈው ደግሞ ለሚመለከተው አካል ሲጻፍ የደብዳቤ ራሱ የሆነ ቅርጽ አለው ያንን ቅርጽ ይህን እና ያንን ይዘት ይዞ ነው የሚጻፈው። የመጀመሪያው ደብዳቤ ለመጻፍ የሚያስፈልገው የደብዳቤውን ይዘት መቀበል ወይም ማግኘት ነው። የደብዳቤው ይዘት ከተገኘ በኋላ ደግሞ የደብዳቤውን ይዘት የሚገልጽ መረጃ መሰብሰብ ነው። ለምሳሌ ለምንድነው እኔ የምጽፈው ይሄን ደብዳቤ ምን ለማድረግ ነው የሚለውን? መጀመሪያ መረዳት ነው። ከዛ ይዘቱን ከተረዳው በኋላ ለምን እንደሚጻፍ ከተረዳሁኝ በኋላ። እዛ ደብዳቤ ላይ መጻፍ በጣም ነው ደስ የሚለው ምክንያቱም የአይዲያው ቅደም ተከተል ኦሬዲ ስለማገኘው ያንን ደግሞ ለሚመለከተው አካል እጽፋለሁኝ። ግን ሲጻፍ የራሱ የሆነ ቅርጽ አለው። ማለት ለምሳሌ ከላይ የደብዳቤዎቹ መረጃዎች አሉ ከየት ከየት ድርጅት እንደሆነ ምናምን ከስር ደግሞ ስልክ ቁጥሮች አሉ። ከዛ ማን ላይ ደግሞ ለ ለእከሌ ወይም ድርጅት ከሆነ ለድርጅቱ ስም። ከዛ ደግሞ ጉዳዩ ተብሎ ይጀመራል ጉዳዩ ብለን ለምሳሌ ትብብር ስለመጠየቅ እኮ ነው ትብብር ስለመጠየቅ ብለን እንጽፋለን። መረጃ ስለምጠየቅ ከሆነ ደግሞ መረጃ ስለምጠየቅ ብለን እንጽፋለን እንደ እንደ ጉዳዩ ይለያያል። ከዛ በኋላ ከላይ በርእሱ ለመግለጽ እንደተሞከረው ብለን እንጀምርና የደብዳቤውን ይዘት እናጠቃልጋለን ማለት ነው። ይሄ መንግስታዊ የሆኑ ተቋማት የሚፃፃፉት ደብዳቤ ነው። ሌላኛው ደግሞ ለምሳሌ ለግለሰብ ልንጽፍ እንችላለን ለምሳሌ ለፍቅረኛ ለጓደኛ ለምንወደው ሰው ልንጽፍ እንችላለን። ይሄ ደግሞ ይዘቱን የጠበቀም ባይሆን ችግር የለውም። ለእከሌ ተብሎ ከዛ ዝርዝር ሀሳቡን ያስቀምጥና መጨረሻ ላይ ደግሞ እወድሻለሁ ወይ እወድሃለሁ ተብሎ ማጠቃለያ ይሰጥበታል ማለት ነው። ሌላው ደግሞ ለምሳሌ ስኮላርሺፕ ለማመልከት የሚጻፍ ደብዳቤ አለ። ይሄ ደብዳቤ ደግሞ ከሌሎቹ ደብዳቤዎች የተለየ ነው የራሱ ይዘት አለው። ነገር ግን በአጠቃላይ ሲታይ ለእያንዳንዱ ደብዳቤ አጻጻፍ የራሱ የሆነ ቅርጽና ይዘት አለው። ይሄን ይዘት ደግሞ መሰብሰብ ማስተካከል ከሁሉም ሰው ይጠበቃል። የደብዳቤ አጻጻፍ የራሱ የሆነ እውቀትና ክህሎት ይጠይቃል። ስለዚህ የዚህን መረጃ ደግሞ በተለያየ መንገድ ልናገኝ እንችላለን ለምሳሌ። አስታውሳለሁኝ ዘጠነኛ ክፍል እያለን የእንግሊዘኛ መጽሐፍ ውስጥ የደብዳቤ አጻጻፍ ይዘቶች የሚል የራሱ የሆነ ርዕስ ያለው መጽሐፍ ውስጥ ነበር አስታውሳለሁ በልጅነቴ እና ያንን ማስታወስ ደብዳቤን እንደሚጻፍ ያሳውቀናል ማለት ነው። እና ደብዳቤ በጣም እጽፋለሁኝ እኔ ሀሳቡሀላ ቶሎ ነው የሚመጣልኝ። ምክንያቱም ለጓደኛ ጽፌ አውቃለሁ ለግለሰብ ጽፌ አውቃለሁ ለእናቴ ጽፌ አውቃለሁ። በመንግስት መስሪያ ቤት ደግሞ ለሚመለከተው አካል ጽፌ አውቃለሁ እና ደብዳቤ መጽሐፍ እጅግ በጣም ያስደስተኛል። እና ለእያንዳንዱ ደብዳቤ አጻጻፍ ደግሞ የራሱ የሆነ ይዘት አለው ያን ይዘት ጠብቀን የደብዳቤውን አላማ ሳንስት በአላማው መሰረት መጽሐፍ ነው። ግን ደብዳቤ ስንጽፍ ጥንቃቄ ማድረግ ያለብን። ለድርጅት ከሆነ ለመንግስት አካል ከሆነ ለተቋም ከሆነ በመደበኛ ይዘት አይደለም የሚጻፈው የራሱ የሆነ ቅርጽና ይዘት አለው። ለምሳሌ ለድርጅት ስንጽፍ ለመንግስት ተቋማት ስንጽፍ ለስኮላርሺፕ ስንጽፍ የተለያዩ ናቸው ይዘታቸው ቅርጻቸው የተለያየ ነው። ስለዚህ ያንን ማስተዋልና ማወቅ ይጠይቃል እንጂ። ደብዳቤ መጻፍ አንድ ራሱን የቻለ ክህሎት ነው አንድ ራሱን የቻለ ክህሎት ነው። ከዛ አንፃር ይሄን ማወቅና መረዳት ለሁሉም የተገባ ነው። እኔ ብዙ ደብዳቤ ጽፌ አውቃለሁኝ እንደ ግለሰብም እንደ መንግስት አካልም እንደ ተቋምም ደብዳቤ ጽፌ አውቃለሁኝ። ከዛ አንፃር የትኛውም ደብዳቤ ባገኝ ለመጻፍ ብዙ አልቸገረም። ደግሞ የምጽፍበትም ቋንቋ የመጀመሪያው በአማርኛ ነው በአማርኛ መጻፍ እችላለሁ። በእንግሊዘኛ መጻፍ እችላለሁ በተለያዩ ቋንቋዎች መጻፍ እችላለሁ። ደብዳቤ አታጻፍ የራሱ እውቀትና ክፍሎት

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። የስራ ባልደረቦቼ በጣም ጥሩ ጓደኞቼ ናቸው። ጥሩ ግንኙነት እንዲኖረን ካደረጉን ነገሮች የመጀመሪያው ሀሳባቸውን መጋራት ነው። ማለት ብዙ ጊዜ በአጠቃላይ ከሰው ጋር ጥሩ ግንኙነት እንዲኖረን ስናስብ መጀመሪያ ማድረግ ያለብን የመጀመሪያው ነገር የሰዎችን ስሜት መረዳት ነው። የሰዎችን ስሜት መረዳት ሰዎች ጋር እንድንግባባ ያደርገናል። ምክንያቱም እያንዳንዱ ሰው የራሱ ስሜት አለው የራሱ ሀሳብ አለው የራሱ ጥያቄም አለው። እኔ ያልኩት ብቻ አልሆነም ብዬ አልከራከረም ማለት የነሱን ሀሳብ ለመረዳት እሞክራለሁ። የነሱን ሀሳብ ለመረዳት ስሞክር በተዘዋዋሪ ምን ማለት ነው እኔን ይረዱኛል ማለት ነው። ምክንያቱም ብዙ ጊዜ ከሰው ጋር ጥሩ ግንኙነት እንዲኖረን ከማያደርጉ ነገሮች አንዱና የመጀመሪያው ልዩነትን አለማከበር ነው። ልዩነቶችን ማናከብር ከሆነ ሁልጊዜ እኔ ያልኩት ብቻ ካልሆነ ሁልጊዜ እኔ ብቻ ልደመጥ ካልን አንግባባም። ግን ልዩነቶችን ማክበር ለምሳሌ የሆነ ነገር ፈልጌ ቢከለክሉኝ ለምን ከለከሉኝ ብዬ መናደድ የለብኝም። የከለከሉበትን ምክንያት ማወቅ ምን አልባት ተቸግረው ሊሆን ይችላል። ከዛ አንፃር እኔ በተለያየ መንገድ ከስራ ባልደረቦቼ ጋር ሀሳባቸውን ለመረዳት እሞክራለሁኝ። በጣም ብዙ ላስጨንቃቸው አልፈልግም። እኔን እንዲረዱኝ እፈልጋለሁ ግን ባይረዱኝም አልቀየማቸውምና ሀሳባቸውን ማክበር ነው የመጀመሪያው ጥሩ ግንኙነት እንዲኖረኝ ካደረጉት ነገሮች ውስጥ አንዱ የመጀመሪያው ልዩነቶችን ማክበር ነው። ያንን ስለማከብርላቸው ስለሚያከብሩልኝም በደንብ እንገባባለን። እና ብዙ ጊዜ ከሰው ጋር እንዳንቀያየም ከፈለግን ምንድነው ማድረግ ያለብን ልዩነቶችን ማክበር ተቻችሎ መኖር ነው። ለምሳሌ እኔ የምሰራበት መስሪያ ቤት የተለያየ ብሄር ብሄረሰብ ያሉ ልጆች አሉ። የተለያየ ቋንቋ የሚያወሩ ልጆች አሉ የተለያየ መልክ ነው ያለን የተለያየ ቋንቋና አቋም ነው ያለን። ግን የቋንቋ ልዩነት የብሄር ልዩነት የያስተሳስብ ልዩነት ሊለያይን አይችልም። ምክንያቱም ቋንቋችን ቢለያይም ሀሳባቸውን እረዳለሁ ሀሳባቸውን እንደ ሀሳብ አከብራለሁ። ሀሳቤን እንደ ሀሳብ ያከብሩልኛል። ብሄራቸውን እንደ ብሄር አከብራለሁ ብሄሬን እንደ ብሄር አከብሩልኛል። አለባበሳቸውን እንደ አካባቢያቸው ባህሪ አከብራለሁ። የኔን አለባበስም እንደ አካባቢያቸው ባህሪ ያከብሩልኛል። እና ጥሩ ግንኙነት ለመፍጠር እንደዚህ ነገሮችን ማዳበር ውጤታማ ያደርጋል ብዬ አምናለሁ። እኔ በስራ ቦታዬ ይሄን ነው የማደርገው። ሀሳባቸው እንደ ሀሳብ አከብራለሁ። ሀሳቤን እንደ ሀሳብ ያከብሩልኛል መከባበር ካለ እና መናናቅ ከሌለ የመጀመሪያው ጥሩ ግንኙነት መስፈርት አንዱ ይሄ ነው። በኔ እሳቤና በኔ እውቀት እስካሁንም ባለኝ ግንዛቤ ከሰዎች ጋር ጥሩ ግንኙነት እንዲኖረን የመጀመሪያው መከባበር ነው። ሁለተኛው ደግሞ ሀሳብን እንደ ሀሳብ መቀበል ልዩነትን ማከብር ሁል ጊዜ ሰው እንደኔ ካላሰበ እንደኔ ካልተናገረ እኔን ካልመሰለ ማለት የለብንም። ምክንያቱም እያንዳንዱ ሰው የራሱ ሃስብ አለው በራሱ ጭንቅላት ነው የሚያስበው በራሱ አይምሮ ነው የሚያስበው። ሁሉም እሰው እግዚአብሔር የሰጠው የራሱ ጭንቅላት አለው የራሱ የማሰብ አቅም አለው። እንደየ ማሰብ አቅማችን ልንለያይ እንችላለን አንዳንዱ በጣም ይሄ በቂ እውቀት ያለው በቃ በጣም የበለፀገ ሊሆን ይችላል። አንዳንዱ ደግሞ ጎበዝ የሆነ ግን በሀሳቡ ደግሞ ያልበሰለ ሊኖር ይችላል በቃ እንደ ሀሳብ ማክበር ነው። እና እኔ በስራ ባልደረቦቼ ቦታ ስራ ቦታ ስንገናኝ ስራን እንደ ስራ እከብራለሁ ሰውን እንደ ሰው አከብራለሁ ቋንቋን እንደ ቋንቋ እከብራለሁ። ብሄርን እንደ ብሄር አከብራለሁ። ልዩነቶችን በጥቅሉ አከብራለሁ ያ እንድንግባባ ያደርገናል። እና እኔ ብዙ ጊዜ ለሁሉም ሰው የምለው እንደየ ሰው አስተሳሰብ ይለያያል ስለዚህ ማንም ሰው ጥሩ ግንኙነት እንዲኖረው የመጀመሪያው መስፈርት ብዬ የማስበው መቻቻል ነው። በቃ እኔ ችግራቸውን እረዳለሁ እችላቸዋለሁ። እነሱም እንዲረዱኝ እሞክራለው። ስለዚህ መቻቻል መከባበር መደማመጥ ስላለ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ይሄ ደግሞ የራሱ የሆነ ክህሎት ይፈልጋል። ክህሎት ይፈልጋል ዝም ብሎ የሚመጣ አይደለም። ለምሳሌ ከሰው ጋር የመግባባት ክህሎት ከሰው ጋር አብሮ የመኖር ክህሎት የሰውን ሀሳብ የማክበር ልዩነት ሀሳብን እንደ ሀሳብ የማክበር ጥቅም ሲገባን ከሰው ጋር በጋራ መኖር እንችላለን። በርግጥ አንዳንድ ሰው አለ ሀሳብን ማክበር የማይፈልግ ያንን መተው ነው እንደ ሀሳብ ተቀብሎ መተው ነው።

የድርጅቶችን ስብሰባ ተሳትፌ አውቃለሁኝ። እኔም የምሰራው የመንግስት ድርጅት ውስጥ ነው። የድርጅቶች ስብሰባ እካፈላለሁኝ በተደጋጋሚ። የድርጅት ስብሰባ በፌደራል መንግስት ደረጃ በክልል መንግስት ደረጃ እና በተቋም ደረጃ በብዙ አይነት መንገድ ይከፈላሉ። እኔ በሁሉም አይነት ስብሰባዎች ወይም ዝግጅቱን ተሳትፍ አውቃለሁኝ። ዝግጅቱ እንደየ ሁኔታው ይለያያል ማለት አንዳንዴ በ የመንግስታዊ በዓላትን አስታኮ የሚቀርብ ዝግጅት አለ። አንዳንዴ ደግሞ ስብሰባ መንግስታዊ ስብሰባን በሚመለከት የሚደረግ ዝግጅት አለ። በሁሉም ላይ ተሳትፌ አውቃለሁኝ። ለምሳሌ የድርጅት ዝግጅት ተብሎ ከሚጠቀሱት አንዱ የ የመንግስት ባለስልጣናት የፓርቲ ዝግጅት እዛ ዝግጅት ላይ ተጋብዤ ንግግር አድርጌ አውቃለሁኝ። መርሃ ግብሩ የድርጅት ወይም ደግሞ የመንግስት አካል የገዢው ፓርቲ ዝግጅት ነበረና። እዛ ዝግጅት ላይ ተጋብዤ ንግግር አድርጌ እንኳን ደስ አላችሁ ብዬ ተካፋይ የሆንኩበት ጊዜ አለ። ከዛ ውጪ ደግሞ እንደ ተቋም እኔ የምሰራበት ተቋም። ያሉ የሰራተኞች እንቅስቃሴ በጣም ጥሩ ስለነበረ እና የልምድ ልውውጥ ለማድረግ በተመሳሳይ ደረጃ የሚገኝ ሌላ ድርጅት ጥሪ አድርጎልን እዛ ድርጅት ላይ ተካፋይ ሆነን ስብሰባውን ተካፍለን የልምድ ልውውጥ አድርገን እና የሀሳብና የዶክመንት ርክክብ ወይም ድጋፍ አድርገን የተመለስንበት ጊዜ አስታውሳለሁኝ። እሱም በአዲስ አበባ ዩኒቨርሲቲ እና በቡሊ ሆራ ዩኒቨርሲቲ መካከል የተደረገው ውይይት ነው። እዛ ውይይት ላይ ተገኝቼ ንግግር አድርጌ አውቃለሁ። ከዛ ውጪ ደግሞ የ የመማሪያ ካሪኩለም ቀረጻ በተመለከተ የተለያዩ የኢትዮጵያ ዩኒቨርሲቲዎች ፎረም የሚባል የዩኒቨርሲቲዎች ጉባኤ አለ እሱን ጉባኤ እንድሳተፍ ተጋብዤ ነበረ እና በእነዚህ የድርጅት ዝግጅቶችቶች ላይ ተሳትፌ አውቃለሁኝ። ከዛ ውጪ ደግሞ መንግስታዊ የሆኑ በዓላት አንዳንዴ የሚከበሩበት መንፈስ የተቋምን አቋም ያማከለ ወይም የተቋምን መኖር ፍላጎት ላይ የተመሰረቱ አሉ። ለምሳሌ የብሄር ብሄረሰቦች በዓል ሲከበር የሚከበረው በ በአመት አንድ ጊዜ በሚመረጥ ዩኒቨርሲቲ ውስጥ ነው የሚከበረው። እዛ በዓል ላይ እንድገኝ ጥሪ ተደርጎልኝ ተገኝቼ የድርጅቱ ወይም የዝግጅቱ ተካፋይ ሆኜ አውቃለሁኝ። ከዛ ውጪ በብዙ አይነትና ጎዳና የመንግስታዊ ድርጅት ስብሰባዎች ውይይቶች የድርጅቱ ደግሞ መንግስታዊም መንግስታዊ ያልሆነም ሊሆን ይችላል። እኔ በብዛት የመንግስት ሰራተኛ እንደመሆን መጠን በብዛት የተሳተፍኩባቸው የመንግስት ድርጅት ዝግጅቶች ናቸው። እና የዝግጅቶች በተለያየ አላማ የተለያየ እቅድ የተለያየ አይነት የዝግጅት መርሃ ግብር ነው የሚያዘጋጁት። እና በነዛ ዝግጅቶች ላይ ተካፋይ ሆኜ የልምድ ልውውጥ አድርጌ ከእነሱ ልምድ ወስጄ የኔንም ደግሞ አካፍ የተመለስኩበት ጊዜ አለ። የድርጅት ዝግጅቶች ላይ ማለት ነው። ከዛ ውጪ ደግሞ የቴክኖሎጂ ሶሉሽን የሚባል ድርጅት አለ። እሱ ድርጅት በ በእኛ እኛ በምንሰራበት የቡሌ ሆራ ዩኒቨርሲቲ ያ የድርጅቱ ቴክኖሎጂ አጠቃቀም ዙሪያ እና የቴክኖሎጂ እድገት ላይ ስልጠና እንዲሰጥ ጋብዘን ያ ግብዣ ላይ ተሳታፊ ሆኜ አጠቃላይ የቴክኖሎጂ በትምህርት ስርዓቱ ላይ ያለው አስተዋጽኦ በተመለከተ የጋራ ውይይት አድርገን የፎረም የሚመስል የጋራ ውይይት መድረክ አዘጋጅተን ነበረ። በዛ መድረክ ላይ ተገኝቼ ሀሳብ አስተያየት እንዲሁ ተለዋውጭ አውቃለሁኝ። ከዛ ውጪ ደግሞ የመንግስታዊ በዓላት ቅድም እንደጠቀስኩት ብዙ ናቸው። የተሳተፍኩባቸው ግን በብዛት ደግሞ የትምህርታዊ ዘርፍ በሆኑ ጉዳዮች የብዙ ድርጅቶች ዝግጅት ተሳትፌና ለምን ለውጥ አድርጌ አውቃለሁኝ በዚህ ረገድ

ፎቶዎችን የተለያየ ቦታ ነው ማስቀመጣቸው። ፎቶ የማስቀምጠው። በብዙ አይነት ፎርማት ነው። የመጀመሪያው ራሱ ኮምፒውተሬ ላይ አስቀምጣለሁኝ። ስልኬ ላይ አስቀምጣለሁ። ሌላው ደግሞ ክላውድ ማከማቻ ላይ አስቀምጣለሁኝ። ኢሜል ላይ አስቀምጣለሁ። በተለያየ ቦታ አስቀምጣለሁኝ። ግን ብዙ ጊዜ ፎቶ ለማስቀመጥ እኔ አንዱ ካየኋቸው ከማስቀምጥባቸው እና በጣም ካየኋቸው ድካሞች አንዱ ስልክ ላይ ማስቀመጥ እና ኮምፒተር ላይ ማስቀመጥ። ስልክ ስልክ ላይ ማስቀመጥ አንዱ ጥቅሙና ጉዳቱን ለመለየትና በግልጽ ለማሳየት ያክል። ስልክ ላይ ማስቀመጥ የመጀመሪያ ጥቅሙ በፈለግነው ሰዓት ቶሎ ለማየት ለሆነ ጉዳይ ለመጠቀም ወይም ለማሳየት ይጠቅመናል። ምክንያቱም እጃችን ላይ ስላለ ወዲያው ማሳየት እንችላለን። ኮምፒውተር ላይ ማስቀመጥም ከስልክ በተሻለ አስተማማኝ ይሆናል። ምክንያቱም ብዙ ጊዜ ኮምፒውተር ይዘን አንንቀሳቀስም። ኮምፒውተር ወይ ቤት ነው የሚቀመጠው ወይ ቢሮ ነው የሚቀመጠው ስለዚህ አስተማማኝ ነው። ፎቶ ይጠፋብናል ብለን አናስብም። ስልክ ግን ሁል ጊዜ ኪሳችን ውስጥ አድርገን ስለምንንቀሳቀስ ምናልባት ሊጠፋ ይችላል። ከዛ አንፃር ከስልክ አንፃር ለደህንነቱ ኮምፒውተር እንደሚሻል ምንም ጥያቄ የለውም። ከዛ ውጪ ሌላው ደግሞ የክላውድ ማከማቻ የሚባል የክላውድ ፋይል መረጃ ፎቶ ማስቀመጫ የክላውድ ማከማቻ አለ። ከክላውድ ማከማቻ አንዱ ኢሜል ነው። ኢሜል ላይም ፎቶ እናስቀምጣለን። ኢሜል ላይ ፎቶ ስናስቀምጥ አስተማማኝ ነው። ፓስወርድ ወይም የይለፍ ቃል ማስታወስ ብቻ ነው የሚጠበቅብን። የኢሜላችንን ከዛ ውጪ በጣም አስተማማኝ ነው። እነዚህን ማስቀመጫዎች ወይም ደግሞ የፎቶ ማከማቻዎችን እጠቀማለሁኝ። ሌላው ደግሞ ወደ አሉታዊ ጎኑ እንምጣ። አሉታዊ ጎኑን ያየሁት በራሴ ግንዛቤ ከስልከ እንጀምር ስልክ ላይ ስናስቀምጥ ብዙ ጊዜ የማየው አሉታዊ ጎኑ የመጀመሪያው የመጥፋት እድሉ ከፍተኛ ነው። ለምሳሌ ስልካችንን ኪሳቸው ውስጥ አድርገን ነው የምንዞረው። ስለዚህ ስልክ ቢጠፋ ያ ፎቶ ከነሙሉ መረጃ ስልኩ ከነሙሉ መረጃ ይጠፋል ማለት ነው። ምንም ሌላ የምናገኝበት መንገድ አይኖረንም ከጠፋ ጠፋ ነው። ደግሞ የመጥፋት እድሉም ከፍተኛ ነው። ምክንያቱም ስልክ በእጃችን በስልካችን ይዘን ነው ከእኛ ጋር ነው የሚንቀሳቀሰው የትም ስንሄድ ስልክ ይዘን ስለምንሄድ ማለት ነው። አንድ ያየሁት ጉዳት እሱ ነው ስልክ ላይ ፎቶ ማስቀመጥ። ሌላው ደግሞ ላፕቶፕ ላይ ፎቶ ማስቀመጥ እኔም አንዱን የምጠቀመው ማስቀመጫ ነው። ያየሁት ደካማ ጎን ምንድነው? ስልክ እንደሚሰበር ሁሉ ኮምፒውተርም ይሰበራል። ስለዚህ ድንገት ቢሰበር ምን መረጃችን እጣን ወይም ደግሞ ማስታወሻ የሆነን ፎቶ እናጣለን ማለት ነው። ስለዚህ ይሄን ስልክም ኮምፒውተርም ተሰባሪ እቃዎች ናቸው። ድንገት ቢጠፋ ድንገት ቢሰበር የማስታወሻ ፎቶአችንን እናጣለን ማለት ነው። ስለዚህ ኮምፒውተር ላይም ስልክ ላይም የማጣት እድላችን ከፍተኛ ነው ማለት ነው። የክላውድ ማከማቻ ግን ምንም አማራጭ የሌለው በሌላ የማንተካው ትክክለኛ የማስቀመጫ ቦታ ነው። እኔ እስካሁን ካየሁት እስካሁን ድረስ ክላውድ ማከማቻ ፎቶ ብቻ አይደለም የትኛውንም ፋይል የምናስቀምጥበት እና አስተማማኝነቱ የተረጋገጠ ነው። ምክንያቱም ማስታወስ የምንጠብቅብን የኢሜላችንን የይለፍ ቃል ብቻ ነው። ያን የይለፍ ቃል ምናስታውስ ከሆነ ሌላ ምንም ማድረግ አይጠበቅብንም። ስለዚህ ለሁሉም ሰው የምመክረው የክላውድ ማከማቻ ብንጠቀም ነው። እኔም ብዙ ጊዜ የምጠቀመው እና የምትተማመንበት የፎቶ ማስቀመጫ ክላውድ ማከማቻ ነው። ስለዚህ ለሁሉም ሰው የምመክረው የክላውድ ማከማቻ እንድትጠቀሙ ነው። በጣም ጥሩና አስተማማኝ ማከማቻ ነው

ቡና መፍጨት አውቃለሁኝ ቡና በእኛ ሀገር ወይም በእኛ አካባቢ እንደ ሀገር እንኳን ላይታይ ይችላል። በእኛ አካባቢ በሁለት መንገድ ይፈጫል። ወይም በሁለት መንገድ ፈጭቼ አውቃለሁኝ የመጀመሪያው በ ሙቀጫ ሙቀጫ የሚባል መፍጫ አለ። ይሄ ሙቀጫ ከ እንጨት የተሰራ ነው። ሙቀጫና ዘነዘና ሙቀጨው የተቆላው ቡና የሚቀመጥበት ነው። የተቆላው ቡና የሚቀመጥበት ወይም የሚጨመርበት ነው። ከዘነዘነው ደግሞ የተጨመረውን ቡና የምንወቅጥበት ነው። ስለዚህ በባህላዊ መንገድ ወይም ለረጅም ጊዜ የምንጠቀመው ወይ በተለምዶ። ሙቀጫና ዘነዘና ብለን እንጠራዋለን ቡናው ይቆላል። እዛ ውስጥ ይጨመራል ሙቀጫ ውስጥ ይጨመራል ከዛ በዘነዘና እየወቀጥን እንፈጫለን ማለት ነው። አንዱ መፍጫ ይሄ ነው። ወይም ይሄ ለረጅም ጊዜ በዘልማድ ወይም በባህላዊ መንገድ የምንጠቀመው የነበረ መፍጫ ይሄን ነው የዘነዘና እና መውቀጫ ይባላል ማለት ነው። ሌላኛው ደግሞ በመብራት ሀይል የሚሰራ ወይም በሶኬት የሚሰራ ዘመናዊ ቡና መፍጫ ነው። ይሄ ምንድንነው? በመብራት ሀይል የሚሰራ ነው ማለት። እቃው ራሱ ውስጡ መፍጫ አለው። ስለዚህ እንደ ሳህን ነገር ናት። ከዛ እዛ ላይ የተቆላ ቡና ይጨመራል ክዳን አለው ከላይ ይከደናል። ከዛ የራሱ ሶኬት አለው ሶኬቱ ይሰካል። ከተሰካ በኋላ ማብሪያና ማጥፊያ አለው እዛው ከስሩ መቀመጫው ጋ ማብሪያና ማጥፊያውን ስናበራ ድቅቅ አድርጎ ይፈጭልናል። ቡናውን ይፈጭልናል ከዛም በቂ ሆኖ ሲፈጭ ማብሪያውን እናጠፋለን ማለት ነው። በዚህ መንገድ ቡና ፈጭቼ አውቃለሁ። በርግጥ አሁን አሁን ቴክኖሎጂም የራሱን አስተዋጽኦ እያበረከተ መጣ እና ከባህላዊ መንገድ ወጣ ብሎ በዚህ መንገድ ነው የሚፈጨው እንደበፊቱ በርግጥ መብራት ሲጠፋ በድሮ መንገድ በዘነዘና እና በሙቀጫ ይፈጫል። በእሱ እፈጫለሁ መብራት ድንገት ቡና እየተፈላ እያለ ወይም ቡና ሊፈላ ዝግጅት ላይ እያለ መብራት ሊጠፋ ይችላል ያን ጊዜ ምንም አማራጭ ስለሌለን ሙቀጫና ዘነዘና ወስጄ ነው የምፈጨው። በሱ እየቀጠቀጥኩኝ በደንብ እፈጫለሁኝ ማለት ነው። አንዳንዴ መብራት ስለሚጠፋ መብራት ካለ ግን በዚህ በአዲሱ ቴክኖሎጂ ውጤት የሆነ እቃ በቡና መፍጫ የራሱ ሶኬት የራሱ ማብሪያ ማጥፋት ያለው በእሱ እፈጫለሁኝ ማለት ነው። ሌላኛው ደግሞ በተለይ ይሄ የትላልቅ የቡና ማምረቻ አካባቢዎች የሚፈጭበት መሳሪያ አለ። እና እነኚህ ትላልቅ የቡና ማምረቻ ድርጅቶች ምንድንነው የሚያደርጉት? ወደ የኢትዮጵያ የምርት ገበያ የሚባል ቢሮ አለ ወይም ድርጅት አለ። በመንግስት የሚተዳደር የኢትዮጵያ የምርት ገበያ የሚባል ድርጅት አለ። እዛ እዛ ድርጅት ውስጥ በሚሊዮን ዋጋ የሚያወጣ አዲስና ትልቅ ዘመናዊ የቡና መፍጫ ማሽን አለ። የቡና መፍጫ መሳሪያ አለ። ይሄ መሳሪያ ምንድንነው የሚያደርገው? ቡናውን በራሱ ይቆላል በራሱ ያ ያጥባል። በራሱ ያሻል። የራሱ ቡናው መድረስ አለመድረሱን የሚቆጣጠር የሚቆላው ቡና መድረሱን አለመድረሱን የሚቆጣጠር ደቂቃ ራሱ አለው። በቂ ሆኖ ከተቆላ በኋላ ራሱ ማብሪያ ማጥፊያ አለው ራሱን ያጠፋል። እና ይሄ በጣም የሚገርም ዘመናዊ የቴክኖሎጂ ውጤት የሆነ መሳሪያ አለ። ቡናው በምን አይነት ወዝ መቆላት እንዳለበት ምን ያህል ደቂቃ መጥቆር እንዳለበት ምን ያህል እንደሚቆይ? በሱ ይፈጫል ማለት ነው በሱ ይሄ ትልቅ መሳሪያ ነው። በርግጥ ለግለሰብ አይሆንም በድርጅት ደረጃ የሚሰራ ዘመናዊ የቡና መፍጫ ነው። በዚህ ቡና መፍጫም ፈጭቼ አውቃለሁ

ብዙ ቋንቋ እችላለሁኝ። በአጠቃላይ ሲቆጠር። አማርኛ እችላለሁ። ኦሮምኛ እችላለሁ። እንግሊዘኛ እችላለሁኝ። ሲዳምኛ እችላለሁኝ። ጉራጌኝ አችላለሁኝ። በተለይ በእኛ ሀገር በኢትዮጵያ ይዘት። የብዙ ብሄር ብሄረሰብ ሀገር ናት ኢትዮጵያ ማለት ብዙ ብሄር ብሄርሰብ የሚኖርባት ሀገር ናት። በሁለት ሺህ አስራ ስድስት እንደ ኢትዮጵያ አቆጣጠር በተደረገ ጥናት። በኢትዮጵያ ከሰማንያ ስድስት በላይ ብሄር ብሄረሰቦች የሚኖሩባት ሀገር ናት። ይሄ ማለት ሰማንያ ስድስት እና ከዛ በላይ የሚደርስ ቋንቋ ያለው ማህበረሰብ ነው ያለው ማለት ነው። እናም በኢትዮጵያ በብዛት ወይም በስፋት የሚነገሩት ቋንቋዎች አማርኛ ኦሮምኛ ሲዳመኛ ጉራጌኛ የመሳሰሉት በጣም ብዙ ቋንቋዎች ናቸው። እና እኔ የምችላቸው ቋንቋዎች የመጀመሪያው አማርኛ ነው። የመጀመሪያው አማርኛ ነው አማርኛ ቋንቋ የአፍ መፍቻ ቋንቋዬ ነው። አፌን የፈታሁት በአማርኛ ቋንቋ ነው። ስለዚህ በደንብ ነው አማርኛ የምችለው። እናቴም አባቴም የሚናገሩት ቋንቋ ነው አማርኛ ቋንቋ አፌን የፈታሁበት ቋንቋ ነው። ከአንደኛ እስከ ስምንተኛ ክፍል የተማርኩት በአማርኛ ነው። ከአንድ እስከ ስምንተኛ ክፍል የተማርኩት በአማርኛ ቋንቋ ነው። እና አማርኛ ቋንቋ የአፍ መፍቻ ቋንቋዬ ነው በደንብ እችላለሁኝ። ከዛ ውጪ አፋን ኦሮሞ ወይም ኦሮምኛ ቋንቋ ይባላል። በኢትዮጵያ ውስጥ በስፋት የሚነገር አብዛኛው ማህበረሰብ የሚናገረው ቋንቋ ነው። ከአማርኛ ቀጥሎ ማለት ነው። እና ኦሮምኛ በብዛት በኦሮሚያ ክልል የሚነገር ቋንቋ ነው የኦሮምኛ ቋንቋ ብዙ ተናጋሪ ያለው ቋንቋ ነው። እኔም ተወልጄ ያደግኩት በዚሁ ማህበረሰብ ውስጥ ስለሆነ ኦሮምኛ ቋንቋ በደንብ እችላለሁኝ። ኦሮምኛ ቋንቋ መጽሐፍ ማንበብ መናገር በደንብ እችላለሁኝ። ምክንያቱም እዛው ኦሮሚያ ክልል ውስጥ ተወልጄ ነው ያደኩት። የኦሮሞ ማህበረሰብ ውስጥ ነው ያደግኩት ኦሮምኛ በደንብ እችላለሁኝ። ከአንደኛ እስከ ስምንተኛ ክፍል ስንማር እንደ አንድ የትምህርት አይነት ሆኖ ተሰጥቶናል አሁንም እንደዛ ነው የሚሰጠው። በዛ ምክንያት ኦሮምኛ ቋንቋ በደንብ እችላለሁኝ ሶስተኛው ደግሞ እንግሊዘኛ ቋንቋ በደንብ እችላለሁ። በኢትዮጵያ ውስጥ እንደሚታወቀው ሁሉም የትምህርት ተቋማት ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ተማሪ እስከሚመረቅ ድረስ በእንግሊዘኛ ቋንቋ ነው ትምህርት የሚሰጠው። በእንግሊዘኛ ቋንቋ ነው። እናም በዚህ ቋንቋ ስለሚሰጥ የመቻል እድሉን በስፋት አግኝቻለሁኝ እና እንግሊዘኛ ቋንቋ በደንብ እችላለሁኝ። የተማርኩትም በእንግሊዘኛ ነው። የትምህርቱ መተዳደሪያ ደንብ ወይም ካሪኩለምም የተቀረጸው እንግሊዘኛ ነው። ይሄ መሆኑ ደግሞ እንግሊዘኛ ቋንቋ እንዲችል አድርጎኛል እና እንግሊዘኛ ቋንቋ በደንብ እችላለሁ። ሌላኛው ሲዳመኛ ቋንቋ ነው። ሲዳመኛ ቋንቋ ልለምድ የቻልኩበት የመጀመሪያው እኔ ተውልጄ ላደኩበት አካባቢ ይቅርብ ስለሆነ በዛ ምክንያት በገበያ ስንሄድ ከጓደኞቼ ጋር ስንገናኝ ስለምናወራ ሲዳምኛ ቋንቋ እችላለሁ። ሌላኛው ደግሞ ጉራጌኛ ቋንቋ ነው። ጉራጌኛ ቋንቋም በደንብ እችላለሁኝ መናገር እችላለሁኝ ማለት ነው። ስለዚህ በአጠቃላይ ስንት ቋንቋ ቻልኩኝ ማለት ነው? አማርኛ ኦሮምኛ ሲዳምኛ ጉራጌኛ እንግሊዘኛ አምስት ቋንቋዎች እችላለሁ ማለት ነው። ይሄ ደግሞ እንደ ኢትዮጵያ ላለ ሀገር እና የተለያየ ብሄር ብሄረሰብ ለሚኖርባት ሀገር ብዙ ቋንቋ እንድንችል እድል ይፈጥራል ማለት ነው። ይሄ ደግሞ እንደ አንድ ሰው የሰውን ቋንቋ መልመድ እና መናገር ግዴታ

የስራ ግምገማ ተደርጎልኛል። ማለት እኔ መምህር ነኝ እንደ መምህር በተማሪ እገመገማለሁ። በ በጓደኛ ወይም በስራ ባልደረባ እገመገማለሁ። በአለቃ እገመገማለሁ አጠቃላይ ውጤት ይቀመጣል በተለይ በኢትዮጵያ የከፍተኛ ተቋማት ትምህርት ቤቶች በሌላ ቋንቋ ዩኒቨርሲቲዎች ማለት ነው። የሚያስተምሩ መምህራን በየትምህርት ንፍቀ ጊዜው ግምገማ ይካሄዳል። ይሄ ማለት የመጀመሪያ ልክ አዲስ አመት እንደገባ የመጀመሪያው የትምህርት ንፍቀ ክበብ ይጀመራል። አንድ የትምህርት ንፍቀ ክበብ አራት ወራት ነው ያሉት። ስለዚህ ከአራት ወራት በኋላ የማጠቃለያ ፈተና ይሰጣል። ተማሪዎች ልክ የማጠቃለያ ፈተና ሲሰጥ ፈተናው ከመሰጠቱ በፊት ቀድሞ የሚዘጋጅ የመምህራን ግምገማ የሚል ይዘት ያለው ወደ ሶስት ገጽ የሚሆን ለተማሪዎች ይሰጣል። ለእያንዳንዳቸው እዛ ላይ ጥያቄዎች አሉ ከስር የሚሞሉ ነጥቦች አሉ። ጥያቄዎችን ተማሪዎች ያነባሉ። ከስር ደግሞ የሚሞሉ ነጥቦች አሉ ነጥቦችን ራሳቸው ባነበበው መሰረት ይሞላሉ ማለት ነው። ተማሪዎች ለምሳሌ መምህሩ በጊዜ ይገባል የሚል ጥያቄ ካለ አዎ ይገባል የሚል መልስና የራሱ ነጥብ ወይም አይገባም የሚልና የራሱ አጥብ የመስጫ ቅጽ አለ። ዛሬ ተማሪዎች ይሞላሉ የሁሉም ተማሪ አንድ ላይ ተደምሮ የራሱ የሆነ ካልኩሌሽን አለው በዛ መሰረት ግምገማ ይደረጋል ማለት ነው። ይሄ በተማሪዎች ዘንድ የሚደረግ ግምገማ ነው። እና በዛው በትምህርት በከፍተኛ ትምህርት ተቋማት አንዱ የመምህራን ግምገማ የሚከናወነው በተማሪዎች ዘንድ ነው። ስለዚህ ተማሪ እያንዳንዱን መምህር ባስተማረው የትምህርት አይነት መሰረት የራሱን ውጤት ይሰጣል ማለት ነው። ስለዚህ ለምሳሌ አንድ መምህር የትምህርት አይነቱ አማርኛ ቢሆን አማርኛ ያስተማረውን መምህር ለመገምገም ይሄን ቅፅ ይወስዳሉ ፋይናል ወይም ደግሞ የመጨረሻ ፈተና ከመውሰዳቸው በፊት ማለት ነው። ይሄን ቅጽ ከወሰደ በኋላ ከላይ ትምህርት አይነት የሚልህ አለ። ከስር ደግሞ የመምህሩ ስም አለ እና ሌሎች ብዙ ጥያቄዎች አሉ እነሱን አይተው ይሞሉና ከዛ የሁሉም ተማሪ ተደምሮ ወደ መቶ ይቀየራል። ከዛ በኋላ ከመቶ ደግሞ የመም የተማሪዎች ግምገማ ሃምሳ ነጥብ ይይዛል። የመምህራን ግምገማ ደግሞ ማለት የስራ ባልደረባ ግምገማ ሰላሳ አምስት ነጥብ ይይዛል። ከዛ ደግሞ የእርስ በእርስ እንደ ግለሰብ የእርስ በእርስ ደግሞ አስራ አምስት ነጥብ አጠቃላይ መቶ ይሞላል ማለት ነው። ተማሪዎች በዚህ መጠን ይገመግማሉ። ሌላኛው ደግሞ የ ስራ ባልደረባ ግምገማ ይሰጣል። እያንዳንዱ መምህር ሌላኛውን መምህር ይገመግማል ከራሱ ከሚያየው ከተገነዘበው ከመምህሩ አቅም አንፃር የራሱን ገምገማ ያስቀምጥና ሞልቶ ለትምህርት ክፍል ሀላፊ ያስገባል ማለት ነው። ለእያንዳንዱ መምህራን ይሰጣል እኔ የራሴን መገምገም አልችልም የሌላ ሰው ነው መገምገም የምችለው መሙላት የምችለው የሌላ ሰው ነጥብ ነው። ያን ሞልቼ ለትምህርት ከፍሎ ሀላፊ አስገባለሁ ማለት ነው። ሌላኛው ደግሞ የሀላፊ ግምገማ አለ። የትምህርት ክፍል ሀላፊው ለእያንዳንዱ መምህራን እንደ ትምህርት ክፍል ሀላፊ የስራ አቅማችን የሚሞላው ነጥብ አለው። ያ ነጥብ የሚሰጠው በዚህ በተመሳሳይ ቅጽ ሆኖ ግን መምህሩ የሚሞላ ትምህርት ክፍል ሀላፊው የሚሞላው ነጥብ አለ። እነዚህ ነጥቦች ተደምረው አንድ ላይ ከመቶ ይሆናሉ። እና በኢትዮጵያ ከፍተኛ ትምህርት ተቋማት አንድ መምህር አጠቃላይ የንፍቀት ትምህርት ዘመኑ ሲደመር ወደ መቶ ሲቀየር ሰባ አምስት ነጥብ እና ከዚያ በላይ መሆን አለበት። ይሄ ተደምሮ ይቀመጣል። ከዛ ይሄ ግምገማ ደርሰናል እኔም ይሄ ግምገማ ደርሶኝ ከትምህርት ክፍል ሀላፊና ከኮሌጁ ሀላፊ ተቀብዬ ውጤቴን አይቼ አውቃለሁና የስራ ግምገማ ተደርጎልኝ ያውቃል በእያንዳንዱ የማስተምርበት የትምህርት አይነት መሰረት ማለት ነው